በመጀመሪያ ያው ከፀሀይ የምጠበቅበት በአንደኛ ደረጃ በጥላ በመያዝ ውጪ ስወጣ አንዳንድ አካባቢዎች ላይ ስሄድ ጥላ በመያዝ ሁለተኛ ደግሞ ቤት ውስጥ በመቀመጥ። ሶስተኛ ደግሞ በትራንስፖርቱ በመጠቀም። ፀሀይ ከፀሀይ ራሴን አከላከላለሁ ፀሀይ በጣም ፊቱን ይጎዳል በፊቱም በጣም ያደርቃል። እንደገና በጣም ደግሞ የፊትን የፊትን ከለር ደግሞ በጣም ጥቁር እንዲሆን ያደርጋል። አንዳንድ ሰዎች ለዛ ብለው ሰንስክሪን ይቀባሉ ማለት ነው

እውነት ለመናገር የገበያ ዋጋ መደራደር እስከዚህም ነኝ። አንድን ነገር ልገዛ ሲሄድ በዛ ዋጋ እንት ካሉልኝ ወይ እከፍላለሁ ወይ ደግሞ ትቼ እሄዳለሁ እንጂ ብዙም የመደራደር ልምዱ የለኝም። እንደገና ደግሞ አንዳንድ ጊዜ ጓደኛዬ በጣም ትችላለችና መደራደር አብረን ሄደን ነው እሷ እንድትደራደርልኝ የማደርገው እንጂ። እስከዚህም ነኝ ብዙም አይደለሁም

አዎ በአንድ ጊዜ ብዙ ስራዎችን ማስተናገድ አችላለሁ። ለምሳሌ በትንሹ ምሳሌ ብናይ የቤት ውስጥ ስራዎችን ስሰራ አንዱን ስራ እየሰራው አንዱን ስራ መስራት እችላለሁ በደንብ። አንድ ሁለትም ብቻም ሳይሆን ሶስትም ስራ መስራት እችላለሁ። እና በጣም ነው የሚያስደስተኝ ይሄ ደግሞ አንድም ጊዜን ይቆጥባል። እና ጥሩ ነው አሪፍ ነው

እኔ በብዛት የምወደው ወቅት የክረምት ወቅትን ነው። በቃ የክረምት ወቅት አንደኛ ነገር በጣም ደስ ይለኛል ብቻ አላውቅም ለምን እንደሆነ። ከስሜቶቼ ጋር ጥሩ ስሜትን ይፈጥርብኛል። የዝናብ ወቅት ነው። እንደገና የሆነ ሰው መሰባሰብ አለው። በብርድ ውስጥ የሚደረገው ለምሳሌ ትኩስ ነገር ምናምን አይነት ተሰብስቦ መጠጣት። ማውራት ፍቅርን ይጨምራል። አሪፍ ደስ የሚል ስሜት አለው የክረምት ወቅት እና የክረምቱ ወቅትም እወደዋለሁ

እና ደግሞ የወተት ተዋጽኦ የሆኑትን ምግቦችንም በደንብ ነው የምወደው ለምሳሌ እንደ አይብ እንደ ቅቤ። ሌላ ቀርቶ አጓት ራሱ የወተት የመጨረሻው እንትን በጣም ነው ምወደውና ወተት እወዳለሁ። ወተት ደግሞ ለጤናችን እጅግ በጣም አስፈላጊና ጥሩ ነገር ነው። ምክንያቱም ውስጡ ቦካልሽየም ስለበለፀገ ለአጥንታችን ጥንካሬ እና ለተለያየ አይነት የጤና

ሸክላ እቃዎችን አልጠቀምም። ያው ብጠቀምም ምጣድ ነው የሸክላ ምጣድ። እሱን ነው እንጂ ሌላ የሸክላ ነገሮች አንዳንድ ሲኒዎችን ምናምን ነው እንጂ በብዛት የሸክላ እቃ ነገር አልጠቀምም። ምክንያቱም ይሰበሩብኛል ተሰብረው ይወድቁብኛል። አብዛኛውን ሰዓት እና በብዛት አልጠቀምም። የሸክላ ነገር

አዎ በጣም በጣም በጣም ነው የምወደው መዘመር በጣም ነው ደስ የሚለኝ። ስራም ስሰራ እንደዚችው ደግሞ አንዳንዴ ቁጭ ስል እዘምራለሁ ዝም ብዬ ስራ በምሰራበት ሰዓት ድምፄን ከፍ አድርጌ እዘምራለሁ። ስራውም ደግሞ ይሄድልኛል እየዘመርኩት ሳላስበው ስራው ራሱ ይሄድልኛል እና በጣም ነው የምወደው መዘመር።